አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ ያው በስራ ቦታዎች ውስጥ አዳዲስ ግንኙነቶችን መፍጠር ትልቅ ጥቅም አለው። እንግዲህ ብዙ አዳዲስ ሀሳቦችን ታገኝበታለህ አዳዲስ ደንበኞችን ታገኝበታለህ አዳዲስ ነገሮችን አዳዲስ ግንኙነቶችን ስትፈጥር አዳዲስ ሞያዎዎችን ትለምዳለህ። ለስራህ እድገት ብዙ ብዙ ነገሮችን ትፈጥራለህ ታገኛለህ እና አካደህ አካሄድህ ጥሩ ካልሆነ አካሄድህን እንድታስተካክል ያደርግሃል። አዳዲስ ግንኙነቶችን መፍጠር ከሰው ከተለያየ ሰው የተለያየነት አመለካከት ታገኛለህ። እና ካንተ የተሻለ አመለካከት ሊኖር ይችላል ለስራህ እንዲጠቅም የሚያደርግ ከዛ ከዛ አንፃር አዳዲስ ግንኙነቶችን አደርጋለሁ። እና ብዙ ጊዜ በዚህ ጉዳይ በቢሮአችን ውስጥ በስራችን ውስጥ አዳዲስ ግንኙነቶችን ስለማድረግ እንመካከራለን። እና አዳዲስ ግንኙነቶችን ማድረግ በጣም ትልቅ ጥቅም አለው ትልቅ ቁም ነገር ነውና። እነዛ እነዛን ነገሮች በጣም አሪፍ ነው ወሳኝነት ነገር አላቸው። እንግዲህ ስራዎች ተሳለጠ እንዲሆኑ በጣም ትልቅ ጥቅም አለውና እነዛን ነገር ለማካሄድ አዳዲስ ግንኙነቶችን ማድረግ በጣም ትልቅ ጥቅም አለው ብዬ አስባለሁ። ይህን ነገር ከአለቃዬ ጋር ከስራ አስኬያጃችን ጋር ብዙ ጊዜ ተመካክረን ቢያንስ በአመት ውስጥ አስር ጊዜ ከአስር ሰው ከአስር ድርጅቶች ጋር አዳዲስ የስራ ግንኙነቶችን እናደርጋለንና። ይህን ነገር በማድረጋችን ብዙ ብዙ ለውጦችን አግኝተናል ብዙ ጥቅሞችን አግኝተናል። የተሻለ ነገሮችን አግኝተናል እና ይህ ነገር ለብዙ ድርጅቶች እንደጠቀመናል አቡዙ ድርጅቶች እድገት ትልቅ አስተዋጽኦ እንዳመጣ በመመልከታችን ከዛም አንፃር ነው። እኛም አዳዲስ ግንኙነቶችን ልናደርግ የፈለግነው ያቀረበውና እኔም ይሄን ነገር በማድረጌ በጣም ትልቅ ትልቅ ክብር ተሰጥቶኛል የስራ እድገትም ተሰጥቶኛል። ይሄን ሀሳብ በማምጣቴ እና ስራህስ የሚያድገው እንግዲህ ከተለያዩ ሰዎች ጋር የተለያዩ አይነት ነገር ስትለዋወጥ ልምድ ስታካፍል ነውና። የስራ ግንኙነቶችን መፍጠር የስራ ግንኙነቶችን ማድረግ እንግዲህ ከተለያዩ ማህበረሰቦች ጋር ከተለያዩ ሰዎች ከተለያዩ ድርጅቶች ጋር ማዋዋል መገናኘት በጣም ትልቅ ጥቅም አለው። እንግዲህ ራስህን ሰፋ አድርገህ አመለካከትህን ሰፋ አድርገህ እንድታይ ያደርግሃል። በአንድ ነገሮች ከመወሰን በአንድ ኣካባቢ በአንድ ቦታ በአንድ አመለካከት ከመወሰን ይልቅ እንግዲህ ወደ ዉጭ ያለው ወደተለያየ ቦታ ያለው አመለለካከት ምን እንደሆነ እንድትመለከት ሚያደርግህ ነገር ነውና። አዳዲስ ግንኙነቶችን መፍጠር ያነገር ማለት እንግዲህ ሀገራችን ላይ አለማችን ላይ አካባቢያችን ላይ ወይም ደግሞ ሌሎች ሰዎች ጋር ምን እየተፈጠረ ነው ያለው ምን እየተደረገ ነው ያለው የሚለውን ነገር እንድትመለክት እንድታይ ያደርግሃል። እና ከዛ ከዛ አንፃር አዳዲስ ግንኝኖቶችን መፍጠር። አዳዲስ ግንኙነቶችን ማድረግ ማለት በጣም የተለየ ነገር ነው የተለየ እድገት ይሰጥሃል የተለየ ነገር ያደርግሃል። እንግዲህ የተሻለ የስራ ልምድ የተሻለ ቶሞክሮ እንዲኖርህ ስራህ እድገት እንዲኖረ። አንተም እንግዲህ በሀገራችን በሃገርህ በአከባቢህ የተለየ አስተዋጾ እንድታበረክት የተለያየ ነገር እንድታረግ እድሉን ያመቻችልሃል። ሰፊ ትኩረት እንድታገኝ ያደርግሃል እና ለወደፊት እንግድህ ለሚመጣው ሃላፊነትህ እንድትዘጋጅ ያደርግሃል። እና ምን እየተካሀደ ነው በዙርያህ ምን እየተካሄደ ነው በአከባቢህ ላይ የሚለው ነገር እንድታጤን እና እንድትመለከተው የሚያደርግህ ቁልፍ የሆነ ዘዴ ቁልፍ የሆነ የስራ ሀሳብ ነው። የስራ ተግባር ነውና የአዲስ የስራ ግንኙነቶችም መፍጠር ይህ ነገር በጣም ጥሩ ነው።

አዎንታዊ አስተያየት ተቀብሎ ታውቃለህ አዎንታዊ አስተያየት ተቀብለህ ታውቃለህ አዎ አዎንታዊ አስተያየት ተቀብዬ አውቃለሁ። አዎንታዊ አስተያየት ማለት እንግዲህ ጥሩ አስተያየት ያለው መልካም አመለካከት ያለው ማለት ነው። እና አዎንታዊ አስተያየት በስራ ቦታ ከጓደኞቼ ጋር ከቤተሰቦቼ ጋር ከማህበረሰባችን ጋር ከብዙ ከብዙ ቦታዎች ጋር አዎንታዊ አስተያየቶችን ተቀብዬ አውቃለሁ። አዎንታዊ አስተያየት እንግዲህ ብዙ ጊዜ ጥሩ ነገር ስታደርግ ወይም ደግሞ ምክር ስትሰጥ እና ብዙ ብዙ ነገሮችን ስታደርግ እንግዲህ እንደ ምክርም ሊሆን ይችላል እንደ ማበረታቻም ሊሆን ይችላል ለብዙ ነገር አዎንታዊ አስተያየቶች ይሰጣሉ። እኔም በስራ ቦታ ለምሳሌ አሰሪዬ ካለቃዬ ብዙ አዋንታዊ አስተያየቶችን ተቀብያለሁ ምክንያቱም ጥሩ ጥሩ ነገር ስለምሰራ እና መጥፎ ነገሮችን ስለማላደርግ በስራ ቦታዎቼ ውስጥ አዎንታዊ አስተያየትን ከአለቃዬ ተቀብዬ አውቃለሁ። ከስራ ባልደረቦቼ አስተያየቶችን ተቀብዬ አውቃለሁ። ያው አዎንታዊ አስተያየት ሲባል እንግዲህ መጥፎ ነገር የሌለበት ሰውየውን የሚጠቅም ነገር ወይንም ደግሞ ሰውየውን ወደ ጥሩ ደረጃ የሚያደርስ ወይንም ደግሞ ሙገሳም ሊሆን ይችላል። እንደዚህ አይነት ነገር ነው እና አዎንታዊ አስተያየት ማለት አዎንታዊ አስተያየት በጣም ጥሩ ነገር ነው መልካም ነገር ነው። የሰውን ፍቅር ይገልጻል መከባበርን ያሳያል እና አወንታዊ አስተያየትም መበረታታት መቀጠል አለበት በብዙ ቦታዎች ብዬ አስባለሁ። እኔ ከስራ ቦታ ውጪ በጓደኞቼ ከጓደኞቼ አዎንታዊ አስተያየት ደርሶኝ ያውቃል ምክንያቱም ስለ ባህሪ ከእነሱ ጋር በማደርገው መስተጋብር ጥሩ ጥሩ ነገር በመሆኑ የተነሳ አወንታዊ አስተያየት ይደርሰኛል ደርሶኛልም እና ይሄን ለማለት እፈልጋለሁ ከዛ ውጪ በማህበረሰባችን በአካባቢያችን ካሉ ትልልቅ ሰዎች አወንታዊ አስተያየት ተሰጥቶኛል እንግዲህ በኑሮዬ ጥሩ ኑሮ እንድይዝ እንግዲህ ከመመረቅም ምርቃትም አንፃር አዎንታዊ አስተያየት ተሰጥቶኛል። ለሰዎች የማደርገው ነገር በስራ የማደርገው ነገር በዚሁ እንዲቀጥል አዋንታዊ አስተያየት ተሰጥቶኛል። ከብዙ ከብዙ ቦታዎች አዎንታዊ አስተያየት ተሰጥቶኛል እና እንግዲህ ሰዎች እንደዚህ አይነት ነገር ሲሰጡህ አስተያየቶችን ወይን ጥሩ ስራ እየሰራህ ነው ማለት ነው እና ሲቀጥል ደግሞ በጣም በሰዎች ዘንድ ተወዳጅነትን አግኝተሃል ማለት ነው። እና አወንታዊ አስተያየት ሲሰጥህ ያንን ነገር ላለመጣጥ ላለማጣት እንዲሁ በጣም አስቀጥሎ ለመኖር አስቀጥሎ ለመሄድ ሰዎችን ላለማስቀየም ላለማስከፋት እና ራስክንም ለመጠበቅ ያክል እነዛን ነገሮች በአግባቡ ማስኬድ አለብህ መቀጠል አለብህ ብዬ አምናለሁ። እና አዋንታዊ አስተያየቶች ሲሰጡህ ላንተ ካላቸው አክብሮታዊ አመለካከት ነው እና ምን ያህል እንዳከበሩህ የሚያሳይ ነገር ነው። እና አወንታዊ አስተያየት ይቀጥል እላለሁ ለማህበረሰባችን ብቻ ሳይሆን ለአኗኗራችን ለማህበራዊ ኑሯችን በጣም ትልቅ ጥቅም አለው ትልቅ ነገር ነው ሰውን የማክበር መሳሪያ ሰውን የማክበር ምልክት ነው መገለጫም ነው። እና አዎንታዊ አመለካከት በብዙ ቦታዎች ሊቀጥል ይገባል ሊዘልቅ ይገባል። እኔም እንግዲህ ከእነዚህ አዎንታዊ አስተያየቶች ውስጥ ተቀብዬ ስራዬንም ተግባሬንም በዚሁ እቀጥላለሁ። እና በጣም ጥሩ ማበረታቻም ነው በስራዬ በደንቡ እንድታጋ አድርጎኛል። እና አዎንታዊ አስተያየት መሰጠት በጣም ትልቅ ጥቅም አለው ለማለት እፈልጋለሁ

ስልጠና ትወስዳለህ? አዎ ስልጠና እወስዳለሁ። ስልጠና እንግዲህ በቢሮአችን ውስጥ ብዙ ስራዎችን ለማሻሻል የስራ እድገት ስናገኝ ስልጠናዎችን እንወስዳለን። ሲቀጥል ደግሞ በስራዎች ውስጥ ደከም ካልክ በውዘንም መልኩ ስልጠናዎች ይሰጣሉ ስልጠናችን እንወስዳለን። ስልጠና እንግዲህ በቢሮአችን ውስጥ ከፍተኛ ስራ በጣም ከሰራህ አሪፍ ነገር ከሰራህ ስልጠና ትወስዳለህ ሲቀጥል ደግሞ ጥሩ ስራም ካልሰራህም የሆነ ድጋፍ እንዲደረግልህ እንደሱም ስልጠና ትወስዳለህ። ስልጠና ስትወስድ በብዙ አይነት መልኩ ነው አንደኛ ከሀገር ውጪ ሊሆን ይችላል። ስልጠናውን የምትወስደው ወይን ደግሞ እዛው ቢሮ ውስጥ ባሉ ሰዎች ሊሆን ይችላል። የምትወስደው ወይን ደግሞ ድርጅቱ ባሉት ሀገሪቱ ውስጥ ባሉት ሌሎች ቅርንጫፎች ውስጥ ሊሆን ይችላል። ስልጠናውንም ወስደውና በብዙ አይነት መልኩ ሊሆን ይችላል ስልጠናውንም የምትወስደው በብዙ ቦታ ሊሆን ይችላል። ስልጠናውን ምወስደው እና ከዛ ከዛ አንፃር ስልጠና ትወስዳለህ? ወይ ለሚለው አዎ ስልጠና እወስዳለሁ። እኔ እንግዲህ ራሴን ለማካበዱ ወይ ደሞ ራሴን ለማጋነን ሳይሆን እንግዲህ በድርጅታችን ውስጥ ስልጠናዎችን ወስጃለሁ። ስልጠናዎችን የወሰድኩት ካስገኝ ትልቅ ጥቅም ስልጠናችን ወስጃለሁ እንግዲህ ከብዙ ከብዙ ብዙ ልፋቶች በመነሳት እንግዲህ ስልጠናዎችን ልወስድ ችያለሁና ይሄን ለማለት እፈልጋለሁ። ስልጠናዎችን እንግዲህ ዝም ብለው ስልጠና ሊሰጥ አይችልም ለማንኛውም ሰው ትልቅ ነገር ልታደርግ ይገባሃል ስልጠና ለመውሰድ። ትልቅ እንግዲህ ጥሩ ስልጠና ስትወስድ እንግዲህ ለምሳሌ እኔ አሁን በውጭ ሀገር በመሄድ ስልጣኖችን ወስጃለሁ ውጭ ሀገር ሲሄድ ብዙ ብዙ ነገሮችን አይቻለሁ። የማላውቀውን ሀገር አይቻለሁ የማላውቀውን ተሞክሮ አይቻለሁ የስራ ሁኔታ የአሰራር ዘይቤያቸውን እንዴት እንደሚሰሩ ለስራ ያላቸውን ትጋት ለስራ ያላቸውን ክብር ለስራ ያላቸውን ፍቅር በጣም አክብሮት ሁሉን ነገር ከእነሱ ስልጠና ወስጃለሁና። ምን ምን እንደሚቀረኝና ተመልሼ በስራው ቤቴ ውስጥ ምን ማድረግ እንዳለብኝና እንዴት መስራት እንዳለብኝ እንድማር አድርጎኛል። ያንን ስልጠና ስወስድና የድርጅቴ አሰሪ ይሄን ስልጣን ለኔ ስለሰጠኝም በጣም ትልቅ ትልቅ ምስጋና ነው ያለኝና ለኔም በጣም ትልቅ ተሞክሮ ነው የሆነኝ። ራሴን እንድመለከት እንዳይ አድርጎኛል እንዴት መሰራት እንዳለበት ስራ እንዴት ስራም ማክበር እንዳለብኝ እንዴት ማድረግ እንዳለብኝ ሁሉንም ነገር እንዴት ማከናወን እንዳለብኝ ሰራተኞችን እንዴት ማስተዳደር እንዳለብኝ ስራዎችን እንዴት ማቀናጀት እንዳለብኝ በጣም ተምሬበታለሁና። ከዛ ስልጠና ስልጠናን ሰው ሲደክምም በስራ ሲሆን በስራም ሲበረታ ትልቅ ነገር ሲያገኝም ሲሆን ሲደክም ስልጠናዎችን ቢወስድ ይህ ሰው እውን ለነገ ትልቅ ትልቅ ትጋት እንዲኖረው ያደርጋል በስራው ላይና ማንኛውም ሰው በስራው ውስጥ ትልቅም ስራ ሰራ ትንሽም ስራ ደከማም ሆነ ጎበዝ ሆነ ማንኛውም ሰው ስልጠናን መውሰድ አለብህ ብዬ አምናለሁ። ስልጠናውን ሲወስድ በጣም ጥሩ ይሆናል በጣም ጉበዝ ይሆናል የስራ ፍሎጎቱ የስራ ፍቅሩ እያደረ ይጨምራል ይበረታል ብዬ አስባለሁ። እንግዲህ እኔ ያንን ነገር በመውሰዴ ለስርዬ አለኝ ፍቅር ለስራ ያለኝ አክብሮ ለስራ ያለኝ ትጋት በጣም እንዲጨምር አድርጎታልና የበለጠ እንድሰራ የበለጠ እንድተጋ የበለጠ ጠንካራ እንድሆንና በስራው ላይ ትልቅ ትጋት እንዲኖረኝ አድርጎኛል። በጣም እንድላፋ እና እንደጠናከር ለስራው በጣም ታመኝ እንደሆን እንደዛ እንደሆን አድርጎኛል ስልጣና መውሰዴና በጣም አሪፍ ነገር ነው።

የምትወደው መጠጥ ምንድነው? ይላል ያው እንግዲህ የምትወደው መጠጥ ለሚለው ከመጠጥ ውስጥ ብዙ አይነት መጠጥ አለ የአልኮል መጠጥ አለ እንግዲህ ከአልኮል መጠጥ ውጪ ደግሞ ከአልኮል ውጪ ከአልኮል ነፃ የሆነ መጠጥ አለ ብዙ ብዙ አይነት መጠጥ አለ እና እኔ የአልኮል መጠጥ አልወድም። በኢትዮጵያ በሀገራችን ከውጩ በተለየ መልኩ የአልኮል መጠጥ አሉ ለምሳሌ እንደ አረቄ የሚባሉ በኢትዮጵያ ብቻ የሚታወቅ የአልኮል መጠጥ አለ። ጠላ የሚባል የአልኮል መጠጥ አለ ጠጅ የሚባል የአልኮል መጠጥ አለ። እነዚህ አሁን ብቸኛ በሀገራችን በውጪው ሀገር ወይም ደግሞ በሌላው አለም የማይታወቁ የመጠጥ አይነቶች ናቸው። በሀገራችን ብቻ በማህበረሰባችን በአባቶቻችን እና በእናቶቻችን የሚታወቁ የሚሰሩ ባህላዊ የሀገራችን ብቻ የሆኑ የአልኮል መጠጦች ናቸው። ከእነዚህ ውስጥ ውስጥ እንግዲህ ከተጠቀሱት ውስጥ ሁሉንም የአልኮል መጠጦች አልወዳቸውም። በመቀጠል በፈረንጆቹ ወይንም ደግሞ በውጪዎቹ የሚታወቀው እነዚህ የቢራ መጠጦች የውስኪ መጠጦች እነዛ ሻምፓይን ምናምን መጠጦች አልኮል መጠጦችን አልወድም እና ውስኪዎች ምናምን እነዚህ የውጭ ሀገር መጠጦችም አሉ እነሱንም መጠጦች አልወዳቸውም። እኔ የምወደው መጠጥ እንግዲህ ፈጣሪ የፈጠረውን አምላካችን የፈጠረውን ውሃን ብቻ ነው ከአልኮል ነፃ የሆነውን መጠጥ ይኸ ከአልኮል ነፃ የሆነውን ውሃ መጠጥ ብቻ ነው የምጠጣው። ውሃ የምወድበት ብዙ ብዙ ምክንያቶች አሉ የሆነ ወቅት ላይ አልኮል ጠጣ ነበረና የዛን ጊዜ በጣም ብዙ አልኮል ጠጥቼ ነበርና ከዛ አንፃር በጣም ታምሜ ነበረ። ከዛ አንፃር ከዛን ጊዜ ጀምሮ አልኮል አይደለም ልጠጣ አልኮል ከሸተተኝ ራሱ በጣም ነው የሚያመኝና ከዚህ የተነሳ አልኮልን ሁልጊዜም ብቻ ሳይሆን መቼም ቢሆን አልኮል የሚባል መጠጥ ላልጠጣ ወስኛለሁ። ከዛ ከዛ አንፃር አልኮልን አልወደውም ከሚያም ስለሚያምኝ ማለት ነውና። ሰዎችንም አልኮል እንዲጠጡ አልመክርም ለህመም ብቻ ሳይሆን አልኮል እንግዲህ በትንሹ ይመከራል አልኮል እንዲጠጣ ነገር ግን ሲበዛ ወይንም ደግሞ ከበዛ እንግዲህ ኢኮኖሚን ይጎዳል ጤናን ይጎዳል ብዙ ብዙ ነገሮችን ይጎዳል። አልኮል መጠጣት እና ደግሞ ጉበትን ይጎዳል የጤና ነገሮችም በአጠቃላይ ይጎዳልና። አልኮልን ሰዎች እንዲጠጡ አልመክርም እንዳይጠጡ ነው የምመክረውና። አልኮልን እኔ የማልጠጣበት ምክንያት እንግዲህ ከጠቀስኳችሁ ውስጥ ውስጥ እነዛ ናቸው። በአብዛኛው እኔ ከጓደኞቼ ጋር ከማልስማማባቸው ከማልግባባበት መካከል አንዱ አልኮል ባለመጠጣቴ ነውና። ለበአል ጊዜ ሰዎች እንግዲህ በመጠጥ ቤት በጭፈራ ቤት ጊዜያቸውን ያሳልፋሉና የዛን ጊዜ ደግሞ ጭፈራ ቤቶች ውስጥ የሚዘወተረው መጠጥ አልኮል ነው አልኮል ካልጠጣህ ደግሞ እዛ መገኘት ትርጉም የለውምና። የዛን ጊዜ እኔ ከጓደኞቼ ምነጠልበት ከጓደኞቼ ተነጥሌ ለብቻዬ የምሆንበት ጊዜ ቢኖር የበአል ወቅት ነውና ከጓደኞቼ ጋር በዛ በዛ ምክንያት አልስማማም ምክንያቱም አልኮል ስለማልጠጣ ከእነሱ ጋር ልቀላቀል ስለማልችል ማለት ነው። እና ብዙ ሰዎች አልኮል እንዳጠጡ ብዬ ብመክራቸውም ሊሰሙኝ አልቻሉም። ፈቃደኛም ሊሆኑ አልቻሉምና። አልኮልን እንደኔ አልኮል አልጠጣም እና የምወደው መጠጥ እኔ የምወደው መጠጥ በጣም በጣም የምወደው መጠጥ እንግዲህ ውሃ ነው። ከውሃ ትንሽ ያው የሆነ መጠጥ ልጠጣ ካልኩ የለስላሳ መጠጦችን እጠጣለሁ። እንግዲህ ከዛ ውጪም የምጠጣው መጠጥ የለም

በመስታወት ላይ ምን ያህል ጊዜ ታያለህ? ይላል በመስታወት ላይ እንግዲህ እኔ በጣም በብዛት አላይም። ነገር ግን እንግዲህ በመስታወት ላይ ራስን ማየት ተገቢ ነው ብዬ አምናለሁ። ምክንያቱም ራስህ ላይ ያለው ነገር ምን እንደሆነ ትረዳለህ። ለምሳሌ ሰውነት ቆሽሾ እንደሆነ ፊት ቆሽሾ እንደሆነ እንግዲህ አጠገብ ሰው ከሌለ ብቻህን ከሆነ የምትመራው። እንግዲህ ራስህ ላይ ያለውን ነገር ሊነግርህ የሚችለው ምን ምን እንዳለ ቆሻሻም እንዳለ ምንም እንዳለ ሊነግርህ የሚችለው የቅርብ ጓደኛህ መስታወትህ ነውና። መስታወትህ ላይ ጊዜህን ልታጠፋ ትችላለህ በብዙም መልኩ። ወደ ውጪ ወጥተህ ሳታይ ራስህን ከመዋረድና ከማፈር ለመቆጠብ እንግዲህ በመስታወት ራስን በደንቡ ማየት ትልቅ ነገር ነው ብዬ አስባለሁ። በነገራችን ላይ በመስታወት ላይ በጣም ጊዜ ከሚያጠፉትና በጣም ከሚቆዩ ሰዎች መካከል እንግዲህ ሴቶች ናቸው። ሴቶች ለመዋብ ጊዜ በጣም ያጠፋሉ። እና ከዛ ከዛ አንፃር ሴቶች በጣም ጊዜ በሚያጠፉት እነሱ ናቸው። እና ከዛ ከዛ አንፃር ሴቶች በጣም ትልቅ ጥፋት ያጠፋሉ ብዬ አስባለሁ። ጊዜ ይህን ያህል ማጥፋት ጥሩ ነው ብዬ አላስብም። ነገር ግን በመዋብ ጊዜ ስለሚያጠፉ መስታወት ላይ በጣም ጊዜ የሚያጠፉት እነሱ ናቸው። እኔ ግን ፊቴን ካየሁ እና ሙሉ አለባበሴን በመስታወት ካየሁ በቃ። ብዙም ይሄን ያህል ጊዜ አልፈጅም። በቤቴ በቁመቴ ልክ የሆነ መስታወት አለ። በ ቢያንስ እኔ የኔ ቁመት ሜትር ከስልሳ ሰባት ነው። እና ሜትር ከሰባ የሆነ ቁመት ያለው የመስታወት አለ ርዝመት አለ። እንግዲህ የዛ ርዝመት ልክ ሰውነቴን አይቼ ነው ወደ ስራ ስሄድ የምሄደውና ሰውነቴን ሁሉ ነገሬን ፊቴን ፀጉሬን ከታጠብኩ በኋላ ፊቴ ላይ ምን እንዳለ ፀጉሬ ላይ ምን እንዳለ ልብሴ ላይ ምን እንዳለ ሁሉን ነገር አይቼ የምሄደው በመስታወቴ ነውና። መስታወቴ ላይ ጊዜ እንኳን ባጠፋ አጠፋሁክ ካልኩኝ በጣም አጠፋው ከተባለ ከአምስት ደቂቃ በላይ መስታወት ላይ ጊዜን አላጠፋም የአምስት ደቂቃ ራሱ በጣም ብዞ ነው። ለወንዶች መስታወት ላይ አምስት ደቂቃ ማጥፋት ማለት ጊዜ በጣም ትልቅ ነገር ነው። ይሄን ያህልም ለመዋብ ጊዜ አናጠፋም እንደ ኢትዮጵያ ሀበሻ ወንዶች መዋብ ላይ ጊዜያችንን አናጠፋም። ነገር ግን ይህን ከሚያደርጉት ውስጥ ሴቶች ናቸው ብየዋለሁ እና ሴቶች እንግዲህ ለመዋብ ጊዜያቸውን ለማጥፋት እንግዲህ በጣም ብዙ ጊዜ ያጠፋሉ። በትንሹ እንግዲህ ራሳቸውን ለማስዋብ ወደ ሃያ አምስት ደቂቃ ምናምን ይፈጃሉ። እና ሴቶች ለመዋብ ለማስዋብ ራሳቸውን ለመገኘት በጣም ጊዜ ይፈጃሉና እንግዲህ። ራስን አይቶ ራስን ጠብቆ ሰውነትን አስውቦ መውጣት ትልቅ ነገር ነው ብዬ አስባለሁ ዘመናዊነት ነው ብዬ አስባለሁ። እንደ መጥፎ የምቆጥረው ነገር አይደለም ጥሩ ነገር ነው እንደ ባህልም ቢሆን ጥሩ ነው። ያው ሲበዛ ነው እንጂ አሪፍ ነገር ነው። እኔም እመክራለሁ አትዩ አልልም እዩ በጣም ትልቅ ነገር ነው በጣም ጥሩ ነገር ነው። መስታወት መመልከት ሰውነትህን አይቶ ንጽህናን ጠብቆ ክብርን ጠብቆ መውጣት ማለት ራስ በራስ መተማመን እንዲኖር ያደርጋልና። ጥሩ አመለካከት ጥሩ ነገር እንዲኖርህ ጥሩ ንግግር ነገር እንዲኖርህ በራስ መተማመንህ እንዲያድግ እንዲያድግ ያደርጋልና። እንደዛ አድርጎ መውጣት ትልቅ ጥቅም አለው ብዬ አምናለሁ። እና ራስን መስታወት ላይ አይቶ ማውጣት አሪፍ ነው።

ለሌሎች ማስተማር ትችላለህ? እንግዲህ ለሌሎች ማስተማር ትችላለህ ለሚለው ጥያቄ አዎ የሚል ጥያቄ አዎ የሚል መልስ መስጠት እፈልጋለሁ። እንግዲህ በምችለው እኔ በምችለው ነገር ሌሎችን ማስተማር እችላለሁ እንግዲህ ሰዎች የሚያውቁትን የሚችሉትን ነገሮች ለሰዎች ማስተማር አለባቸው ብዬ አስባለሁና። እኔም ከምችላቸው ከማውቃቸው ነገሮች ውስጥ ሰዎችን አስተምራለሁ እውቀቴን አልደብቅም። እውቀቴን የምደብቅ ሰውም አይደለሁምና። እኔም ሰዎችን አስተምራለሁ የምችላቸውን ነገሮች ያው እነሱም ሰዎች ደግሞ የሚችሉትን ነገሮች ለኔ ያስተምሩኛል ማለት ነው። እና እኔም አስተምራለሁ እኔም እማራለሁ እነሱም ያስተምሩኛል እነሱም ይማራሉ። እና ለምሳሌ በስራ ቦታ ስሰራ ስራ እኔ የማውቀውን ነገር ለሰዎች አስተምራለሁ እና እንደዚህ እንደዚህ ነው እያልኩ አስረዳቸዋለሁ። ያንን ነገር ሳደርግ ቡዙ አይነት ጥያቄ ይገጥመኛል። ከዛ አንፃር ለጥያቄዎቻችን እንዳለ መልስ መስጠት አለብኝ። ምክንያቱም አውቃለሁ ብዬ ስር ስነሳና ላስረዳ ብዬ ስነሳ ሁሉንም ነገሮች በሃላፊነት መመለስ አለብኝ። መጀመሪያ ለተነሳሁበት ነገር ምንም አይነት ነገር አውቄ ሀላፊነት ወስጄ ስለሆነ። በራስ መተማመን በጥሩ መንፈስ ለመነስ ለመመለስ ግድ ነውና ያዛን ጊዜ እመልሳለሁ መልስ ሁሉንም ነገር ጥረት አደርጋለሁ። ከዛም አንፃር በስራ ቦታዎቼ ውስጥ ብዙ ጊዜ ሰዎችን የምችለውን ነገር አስተምራችኋለሁ። ለሌሎች ማስተማር ደግሞ ጥሩ ነገር ነው። ስራው የተቃና እንዲሆን ያደርጋል እንግዲህ ሰዎች አንተ ያወቅከውን ነገር ቢያውቁ እውቀትህን አለመደበቅህ እንግዲህ እውቀትህን ይዘኸው አለመሞትህ አለመጥፋትህ ትልቅ ነገር ነውና። እንግዲህ ለሌሎች ማስተማር ትልቅ ነገር ነው ብዬ አምናለሁ አስባለሁ ሰዎች ሌሎችን የሚያውቁትን ነገሮች ሰዎች ማስተማር አለባቸው ብዬ አስባለሁ። እኔም እንግዲህ በስራ ቦታዬ ውስጥ ሌሎች ሰዎች የሚያውቁትን እኔ ደግሞ የማላውቀውን ነገሮች ከሰዎች ተምሬያለሁ። ሁሌም እማራለሁ እና ከዛ ከዛ አንፃር በጣም ትልቅ ጥቅም አግኝቻለሁ ብዬ አስባለሁ። ሰዎች የሚያውቁትን ነገሮች እኔ የማላውቀውን እስካሁን ሰምቼ የማላውቀውን ነገር ከሰዎች ብዙ ብዙ ነገሮችን ተምሬያለሁ። አንዳንድ ጊዜ ደግሞ አላውቅም ማለት ትልቅ ጥቅም አለው። አላውቅም ስትል ብዙ ነገር ታውቃለህ አላውቅም ስትል ብዙ ነገር ትጠይቃለህ ብዙ ነገርን ትረዳለህና ብዙ አመለካከቶችን ታገኛለህ። ከመሳሳት ትድናለህና እና ከመታረም ትልቅ ነገር ነው እና ብዙ ብዙ ነገሮችን ስለምታገኝ። ከማስተማር ይልቅ መማር ትልቅ ትልቅ እውቀት አለው ትልቅ እውቀት ያስገኛልና። በቢሮአችን ውስጥ ብቻ ሳይሆን በአካባቢያችን አባቶች በትልልቅ እድሜ የሚበልጡ ሰዎች በመማር እንግዲህ ጥሩ ጥሩ ትምህርቶችን አግኝቻለሁ ብዬ አስባለሁና። ይሄን ለማለት እፈልጋለሁ። እንግዲህ ሰዎች የሚያውቁትን ነገሮች ለሰዎች ማስተማር አለባቸው እውቀታቸውን መደበቅ የለባቸውም ብዬ እመክራለሁ አስባለሁ። እንግዲህ ሰዎች እንደዚህ እውቀታቸውን ለሰዎች ሲያካፍሉ ሲያጋሩ እንግዲህ አካባቢያችንም ያድጋል ሀገራችንም ታድጋለች። አመለካከታችንም ያድጋልና ጥሩ ጥሩ ስብእና ይገነባሉ ጥሩ እድገቶች ይመጣሉ ጥሩ ነገሮች ይከሰታሉ። ብዬ አስባለሁ እንግዲህ አመለካከት ይሄ አይነት አካሄድ መቀጠል አለበት በብዙ ቦታ እኛም በስራ ቦታችን ውስጥ ይሄ አካሄድ ይህ አመለካከት በጣም በሰፊው ይዘወተራልና። ሌሎችን የሚያውቁ ሰዎች ሌሎችን ማስተማር አለባቸው ብዬ አስባለሁ እመክራለሁና። ይሄን ነገር ማድረግ አለብን።